አዎ በስልክ ገንዘብ ትልካለህ ወይም ታስተላልፋለህ ለምለው ጥያቄ በገንዘብ ስልክ ብዙ ነገር ነው የምትሰራው። ግዢዎች ይፈጸማሉ ገንዘብ ይተላለፋል እ ብዙ ነገር ነው። በሲልክ የምሰራው ማለት ሞባይል ዲጂታል ባንኪንግ ሞባይል ባንኪንግ የሚሰራው በሲልክ ነው ማለት ነው። ስለዚህ ስልክን ተጠቅመን ብዙ ነገሮችን መስራት። ገንዘብን ስናስተላልፍ አሁን ደረሰኝ በእንትንም በጅም ማይሰጡ ከሆነ ያን ተጠቅመን ደግሞ ደረሰኞቻችን መያዝ እንችላለን ማለት ነው። ክፍያ እንቀፈጽምን በኋላ እና ደግሞ ለድርጅቶችም ያው ገንዘብ ስተላለፍ ትክክለኛ እርግጠኛ የሆነ ማንነት የሚያሳይ ስለ መረጃ ስለሚያሳይ ምንም የማጭባርበርና የተለያዩ ከወንጀሎቹም ይቀንሳል ማለት ነው የወንጀል ህይወቶችን ይቀንሳል። ገንዘብን በሞባይል ባንኪንግ ወይም በዲጂታል አማራጭ ውስጥ ተጠቅሞ ማስተላለፍ በጣም ማለት የሚጠቅም ለሰውም ለግለሰቡም ለሁለቱም አካል የሚጠቅም ነገር ነው። ምክንያቱም ላኪውም ራሱን እንትን መረጃው ውስጥ የገባውን ያያል። ተቀባዩም ደግሞ መረጃው መግባቱን አረጋግጦ እንትን ያደርጋል ማለት ነው ይቀበላል። ስለዚህ ሁለቱም ወገን ነገሩን ማረጋገጥ ይችላሉ ማለት ነው። አንዳንዴ አሁን ለምሳሌ በውጭ የሚያጭበረብሩ ምናምን ካሉ በዛ ማረጋገጥ ይቻላል። መግባቱን ገንዘቡን መግባቱን መላኩን እና ወደ አካውንቱ መግባቱን ካረጋገጠ በኋላ አዎ ገብቷል ብሎ ኧ ስለቅ ነው ያ ከፋዩም የሚሄደው ማለት ነው። ከፋዩም ደግሞ ለከፈለበት ነገር ደረሰኝ የሆነ ራሱን ኧ ደረሰኝ ይዞ መሄድ ይችላል ማለት ነው። ስለዚህ ለሁለቱም ወገን በጣም የሚጠቅም እና ዲጂታል መራጮች በጣም ወሳኝ ነገር ነው ማለት ነው። ስለዚህ አንድ የንግድ እውነት ለማሳለጥም አንዳንድ ደግሞ ለችግር አሁን ለምሳሌ ኪደት የምፈጸም ነገሮችን የማስቀረት አቅም አለው ማለት ነው። ዲጂታል አማራጮችን ተጠቅመን የምንሰራቸው ሌሎችንም ደግሞ አንዳንዴ የስነድ ማጭበርበር ምናምን ከዛ ጋር የሚገናኙ ነገሮችን የመቀነስ እድል በጣም ከፍተኛ ነው። ስለዚህ ዲጂታል አማራጮችን በገንዘብ ለማስተላለፍ መጠቀም አስፈላጊ ነገር ነው ማለት በዚህ ዘመን ደግሞ በተለይ በዚህ ዘመን ድጅታል አማራጮችን መጠቀም በጣም ወሳኝ እና ጠቃሚ ነገር ነው